መስመር ላይ ቪዲዮ አላይም። መስመር ላይ ቪዲዮ የማልመለከትበት። የራሴ የሆነ ምክንያት አለኝ። ብዙ ጊዜ ሰው መንገድ ላይ ቪዲዮ እያየ ሲሄድ ለአደጋ ይጋለጣል በተለይ አስፋልት ዳር አካባቢ። መንገድ ዳር አካባቢ ሰዎች ቪዲዮ እያዩ ሲሄዱ ለአደጋ የተጋለጠ ነው። በተለይ በእኛ ሀገር ደግሞ እንደ ኢትዮጵያ። መንገዶቹ ምቹ አይደሉም። መንገዶቹ ለእንቅስቃሴ የተመቻቹ አይደሉም። ቪዲዮ እያየን ስንሄድ ለአደጋ ስለምንጋለጥ ቪዲዮ ማየት አልፈልግም። መንገድ ላይ ወይም መስመር ላይ ቪዲዮ ከማየት ይልቅ ከራስ ጋር እየተነጋገሩ የራስን ሀሳብ እያእያሰቡ መሄድ ነው። ብዙ ጊዜ የምመርጠው። ምክንያቱም አደጋው ከባድ ነው መንገዱ በጣም የተጨናነቀ ነው። ብዙ አመች አይደለም። ምክንያቱም መንገዱ ሰው የሚበዛበት አስፋልቱ ደግሞ እንደ አስፋልት አይነት ፀባይ የለውም። ወጣ ገባ ዳገት ቁልቁለት ይበዛዋል። በእንደዚህ አይነት ቦታዎች ላይ ቪዲዮ እየተመለከቱ መሄድ ለአደጋ ያጋልጣል። ስለዚህ የመጀመሪያው ከትራፊክ ደህንነት አንፃር ሁለተኛው ደግሞ መንገድ ላይ ቪዲዮ ማየት። ከራስ ጋር እየተነጋገሩ መሄድ ስለሚከለክል። ስለዚህ እኔ መስመር ላይ ስሄድ ቪዲዮ በፍጹም አልመለከትም። ከራሴ ጋር እያወራሁ ከራሴ ጋር እየተመሳሰጥኩ ነው መሄድ የምፈልገው። የማየው በተመቻቼ ቦታ ሆኜ ሁሉም ነገር ጸጥ ባለበት መስማት የምፈልገውን ቪዲዮ ነው የማየው መስማት የምፈልገው ምናልባት መዝሙር ሊሆን ይችላል። ዘፈን ሊሆን ይችላል። የተለያየ አዝናኝ ቪዲዮ ሊሆን ይችላል። አያለሁኝ ግን የማይበት የራሴ መርሃ ግብር አለኝ። እንጂ እንዲሁ መንገድ ላይ ስሄድ ማየት ብዙ አልወድም። ምክንያቱም አንደኛው ትኩረት አልሰጠውም ጆሮዬ ላይ መጮህ ብቻ ነው እንጂ። ምን እያየሁ እንደሆነ በደንብ ትኩረት ሰጠቼ አልከታተልም ምክንያቱም መንገድ ላይ ስለሆነ ብዙ ጫጫታ አለ። ብዙ ውጣ ውረዳ አለ የመኪና ድምጽ አለ የሰው ድምጽ አለ። ምንም አጥጋቢ የሆነ ትኩረት አልሰጠውም። ስለዚህ መንገድ ላይ ማየቴ ለአደጋ ስለሚያጋልጠኝ። መንገድ ላይ ከምመለከት ቤት ከደረስኩኝ በኋላ ወይ ቢሮ ከደረስኩኝ በኋላ ወይ ደግሞ ራሴ እኔን ቁጭ ብዬ የማይበት ቦታ ሲሆን የሚመለከተኝን ቪዲዮ አያለሁኝ። በየመንገዱ ማየት ግን ከጥቅሙ ጉዳቱ ያመዝናል። ምክንያቱም የሰው ልጅ ብዙ ጊዜ ከራሱ ጋር መሆን አለበት ከራሱ ጋር መወያየት አለበት። ከራሱ ጋር በተመስጦ መነጋገር አለበት። ስለዚህ ከራሱ ጋር ለመነጋገር ደግሞ በተለይ መንገድ ሲኬድ ጸጥ ብሎ የራስን ሀሳብ እያብሰለሰሉ መሄድ ነው ብዙ ጊዜ የሚቀናኝ እንጂ። መስመር ላይ ቪዲዮ ማየት ብዙ አልመለከትም ለማንም አልመክርም። ደግሞ ደግሞ በእኛ ሀገር ሲታይ አስፋልቱም የተመቻች አይደለም። መንገዱም የተመቻቸ አይደለም ወጣ ውረድ ይበዛዋል እንቅፋት ይበዛዋል። የሰው ብዛት አለ የመኪና ድምጽ አለ። ስለዚህ የሰው መሄጃ መንገድ ብቻ ስለሌለ የተቀላቀለ ስለሆነ መስመር ላይ ቪዲዮን ለማየት በጣም ያስቸግራል። ስለዚህ ምንድነው የማደርገው? ቪዲዮ መመልከት ካለብኝ የሆነ ቦታ ቁጭ ብዬ ያንን ቪዲዮ አይቼ ጨርሼ ነው የምንቀሳቀሰው። እንጂ መንገድ ላይ እየሄድኩኝ ቪዲዮ አልመለከትም በፍጹም። ቪዲዮ ለመመልከት የመ መጀመሪያ የማድረገው ምንድነው የምፈልገው ቪዲዮ ምን አይነት ነው? መቼ ነው መመልከት ያለብኝ ስንት ደቂቃ ነው የቪዲዮ ርዝማኔ የሚለውን አያለሁኝ። በጣም አስፈላጊ ከሆነ እና በጣም አንገብጋቢ ቪዲዮ ከሆነ። ቁጭ ብዬ የሆነ ጥላ ስር ወይ ዛፍ ስር ወይ ደግሞ የሆነ መዝናኛ ቦታ ቁጭ ብዬ ቪዲዮን አይቼ ጨርሼ እሄዳለሁኝ። ከዛ ውጪ መንገድ ላይ እየተራመድኩኝ ወይ እየሄድኩኝ ቪዲዮ አልመለከትም። ምክንያቱም ከጥቅሙ ጉዳቱ ያመዝናል። ምንም ለማልሰማው ጫጫታ ለበዛበት የመኪና ድምጽ ለበዛበት መንገድ ቪዲዮ ከፍቶ መሄድ። ተጨማሪ ድምጽ መፍጠር ነው እንጂ ስለ ጉዳዩ ትኩረት ሰጥቼ አልሰማም። ስለዚህ መንገድ ላይ ቪዲዮ መመልከት ከጥቅሙ ጉዳቱ ያመዝናል። ለብዙ አደጋም ጭምር ያጋልጣል። ስለዚህ መስመር ላይ ቪዲዮ አልመለከትም

ስራ ቦታ ጓደኛ አለኝ አዎ ጓደኛ በራሱ ጓደኛ የሚለው ትርጉም በብዙ መንገድ ይገለጻል። እንደውም አንዳንድ መጽሐፍ ላይ ሳነብ ምንድነው? ያገኘሁት ጓደኛ ማለት ጓዳን የሚያውቅ ወይም ደግሞ የውስጥን የሚያውቅ ማለት ነው። እና እኔ ደግሞ ብዙ ጓደኞች አሉኝ በስራ ቦታ። ስራዬም ብዙ ጓደኛዬን ማፈራበት አንዱ መንገድ ነው ማለት መተባበርን። መተጋገዝን የሚፈልግ መረዳዳትን የሚፈልግ የስራ ባህሪ ነው። እኔ ደግሞ መልካም ፀባይ ስላለኝ ከጓደኞቼ ጋር ለመቀራረብ ብዙን ጊዜ አይወስድብኝም። ምክንያቱም ጥሩ ጓደኛ ለማፍራት የመጀመሪያው መስፈርት ጥሩ ሆኖ መገኘት ነው። ጥሩ ሆኖ መገኘት ጥሩ ጓደኛ ለማፍራት ትልቅ ምክንያት ነው። ስለዚህ በተቻለ መጠን እኔ ጥሩ ሆኜ ለመገኘት እሞክራለሁኝ። ጥሩ ሆኜ ስገኝ ሌላ ሰው ክፉ የሚሆንበት ምክንያት የለም። እና በስራ ቦታ ጓደኞች አሉኝ። ጓደኞቼ ሁለት አይነት ናቸው የመጀመሪያዎቹ ወንዶች ናቸው ጓደኞቼ ሁለተኛዎቹ ደግሞ ሴቶች ናቸው። ሁለቱንም ሴቶችንም ወንዶችንም በእኩል አይን እቀርባለሁ ባልልም። በብዛት ግን የኔ ጓደኞች ወንዶች ናቸው በስራ ቦታ ያሉት ብዙ ጓደኞቼ ወንዶች ናቸው። ሴቶችን ብዙ አልቀርብም። ምክንያቱም ሴት ልጅ መቅረብ ትንሽ አስቸጋሪ ነው። ሄዶ ሄዶ ወደ ፍቅር ጓደኝነት ስለሚቀየር ያ ደግሞ አስፈላጊ ሆኖ ስለማይታየኝ ሴቶችን መቅረብ ትንሽ ይከብደኛል ለዛ የኔ ጓደኞች በብዛት ወንዶች ናቸው። በስራ ቦታ የስራውን ባህሪ በርግጥ ብዙ ሴቶች ያሉበት ቦታ አይደለም እኔ የምሰራው። እና በስራ ቦታ ብዙ ጓደኞች አሉኝ። እያንዳንዱ ጓደኛዬ ግን እኩል ቅርበት አለኝ ማለት አይደለም። በጣም ከመጠን በላይ የምቀርባቸው ጓደኞች አሉ። በጣም የማልጠላቸው በጣምም የማልቀርባቸው ጓደኞች አሉ። ግን ጓደኛ ለሚለው ትርጉም ወይም ደግሞ የጓዳን የሚያውቅ የውስጥን የሚያውቅ በሚለው ትርጉም። ያሉኝ ጓደኞች በጣም ጥቂት ናቸው የተወሰኑ ጓደኞች ናቸው። ጥሩ ጓደኛ ለማፍራት ቅድም እንዳልኩት የመጀመሪያው መስፈርት ጥሩ ሆኖ መገኘት ነው። ጥሩ ሆኖ መገኘት ጥሩ ጓደኛ ለማፍራት። እንደ ምክንያት ሊወሰድ ይችላል እንደ ምክንያት ሊወሰድ ይችላል። ምክንያቱም እኔ መጥፎ ሆኜ ጥሩ ጓደኛ ላፈራ አልችልም። ስለዚህ ጥሩ ሆኖ መገኘት ጥሩ ጓደኛ እንዲኖረን ያደርጋል አንድ እሱ ነው። ሁለተኛ ደግሞቢያንስ የኔን ያህል እንኳን በመስዋዕት ባልከፍልላቸው በተወሰነ መንገድ ለጓደኞቼ የሚገባቸውን ያህል መስዋዕት እከፍልላቸዋለሁ ማድረግ ያለብኝን አቅሜ የፈቀደውን መስዋዕት እከፍልላቸዋለሁ። እነሱም በተመሳሳይ ስለዚህ ጥሩ ጓደኛ ለመፍጠር የመጀመሪያው ጥሩ ሆኖ መገኘት። ሁለተኛው ደግሞ ሰው እንደሚገባው እንደመቀራረብ መጠን የራስህን አስተዋጽኦ ማድረግ ጥሩ ጓደኝነትን ለመመስረት መስፈርቶቹ ናቸው ብዬ አምናለሁኝ። በስራ ቦታ ጥሩ ጓደኛ እንዲህ ኖረኝ ያደረጉኝ ነገሮች እነዚህ ናቸው። በተቻለ መጠን ልረዳቸው እሞክራለሁ። ሁሉን ነገር በአሉታዊ መልኩ አላይባቸውም ልረዳቸው እሞክራለሁኝ። እኔ ልረዳችሁ በሞከርኩኝ ቁጥር እነሱም ልረዱኝ ይሞክራሉ ሰው እንደ ሰው ስህተት ይሰራል። ሰው ፍጹም አይደለም። ስለዚህ ጥሩ ጓደኛ ለመሆን የመጀመሪያው ጥሩ ተረጂ መሆን ነው። ወይም ጥሩ አረዳድ መኖር ነው። ይሄ የአእምሮ ወይም የጭንቅላት ስራ ነው። ጥሩ ጓደኛ የምናደርጋቸው መጥፎ የምናደርጋቸውም እኛው ነን። በእኛ የሚል ውስጥ የምንፈጥረው ስሌት ጥሩ ጓደኛ እንዲኖርህ ያደርጋል እንዳይኖረንም ሊያደርግ ይችላል። ስለዚህ እኔ በተቻለ መጠን ልረዳቸው እሞክራለሁ። የሚናገሩትን ነገር ሁሉ ሁሌ ባሉታዊ መንገድ አልወስድባቸውም። ነገር ሁሌ በቅንነት ነው የማየው ጓደኞቼ። ከዛ አንፃር እኔ የምለውንም በተመሳሳይ ከዛ አንፃር ብዙ ጓደኛ እንዲኖረኝ ምክንያት ሆኖኛል። ስለዚህ ይሄ አይምሮአዊ ጉዳይ ነው ሰውን መረዳት መቻል። ይሄ በትምህርት ወይ በስልጠና የሚመጣ ብቻ አይደለም። በተፈጥሮ ሰውን መረዳት መቻል ጥሩ ጓደኛ እንዴት ነው ያደርጋል። ስለዚህ በስራ ቦታ ጓደኛ አለኝ እነሱም ጥሩ ጓደኞች ናቸው። አብረን ብዙ ጊዜ የምናሳልፋቸውን የምንዋደድ ጓደኞቼ ናቸው

አዎ ፍየል አይቼ አውቃለሁኝ ፍየል በኢትዮጵያውያን ባህል ወይም እንደ ኢትዮጵያ በጣም ታዋቂ የቤት እንስሳ ናት። ስጋዋ በጣም ይጣፍጣል። ፍይል ከሌሎቹ እንስሳቶች ትለያለች። ማለት የምትለይበት ሁኔታ በምንድነው? አንድ በድምጿ ሁለት ደግሞ በ በስሪቷ ማለት ፈጣሪ ሲፈጥራት ከሌሎች እንስሳ ለየት ያለች ናት። ናፍየል በኢትዮጵያ በብዙ መንገድ የፍየል ማርቢያ አለ። ፍየል ይረባሉ የቤት እንሰሳዎች ናቸው ወተታቸው ይጠጣል። የፍየል ማርቢያ የራሱ የሆነ ጋጥ አለ። ፍየል ማደሪያዋ ጋጥ ይባላል በኢትዮጵያውያን ባህል ያጋጥ ፍየሊቷን እንድናረባት ያደርጋል ማለት ነው። እኔ እውነት ለመናገር ፍየል ኖሮኝ አያውቅም ወይም በእኛ ቤተሰብ ፍየል ኖሮን አያውቅም። ግን ፍየል ምን እንደሆነ በደንብ አውቃለሁኝ። ፍየል የቤት እንስሳ ነች። ከሌሎች እንሰሳት ትለያለች። በሁለት ጾታ ነው የምትገኘው በወንድም ፍየል አለ ሴት ፍየልም አለች ልክ እንደሌሎች እንስሳቶች ማለት ነው። እና በተለይ በኢትዮጵያ ገጠራማ አካባቢ ፍየል በብዛት የሚዋለዱ የሚራቡ ፍየል ያለው ሰው እንደውም ሀብታም ነው ይባላል። በኢትዮጵያውያን በገጠራማው ክፍል እና ፍየል አይቼ አውቃለሁኝ። በርግጥ የራሴ ፍየል ኖሮኝ አያውቅም እውነት ለመናገር ፍየል ኖሮኝ አያውቅም። ግን ምን እንደሆኑ በደንብ አውቃለሁኝ እኔ ተወልጄ ያደኩት ከዛ ማለት ስለሆነ ፍየል አናረባም። በብዛት ግን የሚገኘው በኢትዮጵያ ገጠራማው ክፍል አካባቢ ነው። እና በተለይ የፍየል የሚረባባቸው አካባቢዎች እንደየ አየሩ ጠባይ ይለያያል የፍየሎቹም አይነት ለምሳሌ ቦረና አካባቢ የሚራቡ የሚወለዱ ፍየሎች በሰሜኑ በኩል ካሉት በጣም የተለዩ ናቸው። በጣም የተለዩ ፍየሎች ናቸው። ሌላው ደግሞ በደቡብ ኢትዮጵያ የሚገኙ ፍየሎች በሰሜን ኢትዮጵያ ካሉ ፍየሎች በጣም የተለዩ ናቸው። በሳይዝም በቁመትም በውፍረትም በጣም የተለዩ ፍየሎች ናቸው እንደየአየሩ ፀባይ እንደየአካባቢው በጣም ይለያያሉ በጣም ይለያያሉ ይሄን ነው ያስተዋልኩት እኔ። በተለይ ለትምህርትም በሄድኩባቸው ወራቶች ከሀገር ሀገር ስንቀሳቀስ በተለያዩ የኢትዮጵያ ገጠራማ ክፍል የሚገኝ ፍየሎች አሉ። እና ከሁሉም አካባቢ ወደ ሰሜንም ሄጃለሁ ወደ ደቡብም ሄጃለሁ ወደ ምዕራብም ወደ ምስራቅም ሄጃለሁ። በቦርና የሚገኙ ፍየሎችና በጎች በጣም የተለዩ ናቸው ይሄ መልካቸው ይለያል የተፈጥሯቸው በጣም የተለየ ነው። ከሁሉም አካባቢ ለየት ያለ የፍየል አይነት ያየሁት ቦረና አካባቢ ቦረና አካባቢ በደቡብ ኦሮሚያ የሚገኝ በረሃማ አካባቢ ነው። እና ፍየሎቹ በጣም ይለያሉ ፍየሎቹ በጣም ይለያሉ ይሄ በረሃ ያደጉ ፍየሎች ናቸው። እና በጣም ለየት ያለ ቅርጽ ለየት ያለ መልክ ለየት ያለ ቁመና ያላቸው ፍየሎች ናቸው። እና በተለያየ ይዘት ፍየል አይቼ አውቃለሁኝ ለትምህርት ስሄድ ወደ ሰሜን አካባቢ ሄጄ ነበረ። የሰሜን ፍየሎችን አይቼ አውቃለሁ። ወደ ደቡብ ኢትዮጵያም ሄጄ አውቃለሁኝ እዛም ያሉ ፍየሎቹን አይቻለሁ። ወደ ቦርና ያሉ ፍየሎች ግን በጣም ለየት ያሉ ናቸው። የስጋቸው ጥፍጥና ይለያል ከሌሎቹ አካባቢ ፍየሎች ጥፍጥናቸው በጣም የተለየ ነው። ቀለማቸው ይለያል። የፀጉራቸው ሁኔታ ይለያል። የቀንዳቸው በብዛት ፍየሎቹ ቀንድ የላቸውም በቦርና አካባቢ የሚገኙ ፍየሎች ቀንድ የላቸውም። ግን በተፈጥሮ የትም ቦታ የሚገኙ ፍየሎች ቀንድ ያላቸው ናቸው። ይሄ በቦረና በኩል የሚገኙ ፍየሎች ግን ቀንድ የላቸውም። ለየት ያለ ፍጥረት ነው የሚመስሉት። እና በተለያየ ቦታ ብዙ ጊዜ ፍየሎችን አይቻውቃለሁኝ። ለምግብነት የሚውሉ ናቸው በኢትዮጵያውያን በዓል ፍየሎቹ የሚበሉ ናቸው።

በጣም የምመኘው የስራ አይነት ብዙ ነው ማለት በጣም ብዙ የሚባል ባይሆንም ግን ከተለያየ አንግል የማየው የስራ አይነት አለ። እኔ የተመረኩት በኮምፒውተር ሳይንስ ትምህርት ክፍል ነው የኮምፒውተር ሳይንስ ባለሙያ ነኝ። እና በእኛ ትምህርት ከፍል ደግሞ አሁን ላይ ያሉ የቴክኖሎጂ እድገቶች የሚያመጣቸው አስተዋጾዎች አሉ። ስለዚህ እንደ ቴክኖሎጂ ተመራቂ ከቴክኖሎጂ ጋር ራስን ማዛመድ እና አዳዲስ ቴክኖሎጂን መማር ግዴታ ነው። እና እኔ በጣም የምመኛቸው የስራ አይነቶች የመጀመሪያው በሰው ሰራሽ አስተውሎት ወይም በእንግሊዘኛው አርቲፊሻል ኢንተለጀንስ የሚባል ቴክኖሎጂ ነው። አሁን እንደሚታወቀው አለምን እያጥለቀለቀ ያለው አዳዲስ ቴክኖሎጂ የተፈጠረበት ያለው የ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት የሚባለው ቴክኖሎጂ ነው። የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ባለሙያ ብሆን ደስ ይለኛል። እሱን ባለሙያ ለመሆን እየወሰድኳቸው ያሉ አለም አቀፍ የትምህርት አይነቶች አሉ። እንደሚታወቁ የሰውሰራሽ አስተውሎት በዲፕ ለርኒንግ በሴኔን በማሽን ለርኒንግ ላይ የተመሰረተ ሰፋ ያለ እውቀት የሚፈልግ የትምህርት ፊልድ ነው ወይም የትምህርት ስርዓት ነው እና የሰው ሰራሽ አስተውሎት ባለሙያ ብሆን ደስ ይለኛል። ሌላው ደግሞ የ ሶፍትዌር ማበልጸግ ባለሙያ መሆን ነው። ምፈልገው በርግጥ አሁንም እየሰራኋቸው ያሉ ሶፍትዌሮች አሉ። እንደ ቴክኖሎጂ ተመራቂ እንደ ኮምፒውተር ሳይንስ ባለሙያ የሶፍትዌር እውቀት ባለሙያ ሆኜ በሱ ስራ መስራት ነው የምፈልገው። በተለይ በተለይ ከቅጥር ነፃ መሆን ነው የምፈልገው። እና የርቀት ስራዎች በእንግሊዘኛው የሪሞት ስራ ይባላል። የሪሞት ስራ መስራት ነው የምፈልገው። በእነዚህ የትምርት ዘርፎች ራሴን በደንብ የላቀ እውቀት እንዲኖረኝ አድርጌ ከተቀጣሪነት መውጣትና በእነዚህ ስራዎች ከተለያየ ድርጅቶች ጋር ከአለም አቀፍ ድርጅቶች ጋር በርቀት ወይም በሪሞት መስራት ነው የምፈልገው። ምክንያቱም አሁን ያለው በተለይ በኢትዮጵያ ይዘት አሁን ያለው ሁኔታ በጣም አስቸጋሪ ነው። የተለያየ ስራ የማንሰራ ከሆነ ህይወትን መቋቋም አስቸጋሪ ነው። ስለዚህ ራስን በደንብ ማበልጸግ በተለያየ እውቀት መበልጸግ እና የራስን ክህሎት ይዞ መገኘት የተሻለ ገቢ ስለሚያስገኝ እስካሁን ያቀድኳቸውና የምመኛቸው ስራዎች በእነዚህ ዘርፎች ናቸው። በሰው ሰራሽ አስተውሎት በዳታ ሳይንስ ባለሙያ መሆን እና የሶፍትዌር አበልጻጊ መሆን ነው። የምመኘው ስራ ምክንያቱም ቴክኖሎጂ በየጊዜው ስለሚቀያየር ራስን ከሚመጣው ከሚዘምነው ቴክኖሎጂ ጋር ራስን መቀየር እና ራስን ማመሳሰል ግዴታ ነው። ቴክኖሎጂ እየተቀየረ ሲሄድ በቆየ በአሮጌ ቴክኖሎጂ መጠቀም ኋላ ቀርነት ስለሚሆንና የአሮጌው ቴክኖሎጂ ደሞ ችግር ፈቺ ስለማይሆን። ከዛ አንፃር ራስን ማብቃት ራስን ማዳበር ራስን የ የአሁኑ ቴክኖሎጂ ባለሙያ አድርጎ መገኘት በብዙ ትርፋማ ስለሚያደርግ። እና ከዛ አንፃር አሁን ላይ በደንብ ትርፋማ የሚያደርገው ቴክኖሎጂ እንደሚታወቀው የሰው ሰራሽ አስተውሎት ስለሆነ ሰራሽ አስታውሎት ባለሙያ መሆን ነው። የምመኘውን ስራ በሁለተኛ ደረጃ የምመኘው ስራ የዳታ ሳይንስ ባለሙያ መሆን ነው ምፈልገው። ተመጋጋቢ ናቸው ሰራሽ አስተውሎት እና ዳታ ሳይንስ ተመጋጋቢ የስራ ዘርፎች ናቸው አንዱ አንዱን ይደግፋል። ምክንያቱም ሰው ሰራሽ አስተውሎት ያለ ዳታ ምንም ሊሰራ አይችልም። ተመጋጋቢ ስለሆኑ ብዙ የተራራቁ የስራ ዘርፎች አይደሉም። ስለዚህ በሁለቱም ራሴን ማብቃት እና የራሴን ክህሎት ይዤ መገኘት ነው የምፈልገው። በጣም የምመኘው ስራ አንዱ የዳታ ኢንጂነር ባለሙያ መሆን ነው። ሌላኛው ደግሞ የሶፍትዌር አበልጻጊ ወይም የሶፍትዌር ባለሙያ መሆን ነው። እነዚህን ሶስቱን የስራ ዘርፎች ነው በዋናነት እቺ እየተንቀሳቀስኩኝ

ዋና ሀላፊነቶቼ ብዙ ናቸው ማለት በቁጥር የማይገለጹ ናቸው ለማለት ሳይሆን በብዙ ሁኔታዎች የሚታዩ ናቸው። የባለትዳር ስለሆንኩኝ የመንግስት ሰራተኛም ስለሆንኩኝ በቤት ውስጥ ያሉ ሀላፊነቶች አሉ። በስራ ቦታ ያሉ ሀላፊነቶች አሉ። ዋና ዋና ሀላፊነቶቼ ከቤት ስጀምር ባለትዳር ነኝ ልጆች አሉኝ። ባለቤት አለኝ። እና ቤቴን ማስተዳደር ለልጆቼ የሚገባውን ማድረግ በገንዘብም በተለያዩ በቁሳቁስም ለልጆቼ የሚገባቸውን ነገር ማቅረብ እንደ አባት ስለሚጠበቅብኝ ከቤት ውስጥ ያለኝ ሀላፊነት ይሄ ነው። ምክንያቱም ልጆች ከአባታቸው የሚጠብቁት ነገር አለ። ሚስትም ከባልዋ የሚጠበቀው ነገር አለ ያንን በማድረግ ያንን በማሟላት ልጆቼ በኢኮኖሚ ራሳቸውን እንዲችሉ ማድረግ እና ቤትን በኢኮኖሚ መሙላት በገንዘብ ወይም በሀብት መሙላት የኔ ሀላፊነት ነው። የመጀመሪያ ያለብኝ ሀላፊነት ይሄ ነው በቤተሰብ ደረጃ ማለት ነው። እና ቤት ውስጥ ለቤተሰብ ቤት መግዛት ለልጆች አስፈላጊውን ቁሳቁስ ማሟላት ለትምህርት የሚሆናቸውን ለባለቤቴ የሚያስፈልጋትን ነገር ማሟላት እንደ ባል ከወንድ ስለሚጠበቅ ቤትን በስነ ስርዓት ማስተዳደር በስነ ስርዓት ማቆም። እንደ ባል ይጠበቃል ስለዚህ የመጀመሪያዎቹ ሀላፊነቶች በቤት ውስጥ ይሄንን ይመስላል። ሌላኛ ያለብኝ ሀላፊነት ደግሞ በስራ ቦታ ነው። የስራ ቦታዬ እኔ የመንግስት ሰራተኛ ነኝ። በመንግስት መስሪያ ቤት ነው ተቀጥሬ የምሰራው። እና በመስሪያ ቤቴ የተለያዩ ሀላፊነቶች አሉብኝ። የምሰራው በዩኒቨርሲቲ ውስጥ ነው። እዛ ቦታ ላይ ደግሞ የ ትምህርት ክፍል ሀላፊ ነኝ። ስለዚህ ትምህርት ክፍል ሀላፊ ደግሞ የሀላፊነቶችን ብዙ ናቸው። ተማሪን ማስተዳደር የትምህርቱን መርሃ ግብር ማቅረጽ። ለትምህርት የሚገባውን ቅድም ዝግጅት መምህራን እንዲያደርጉት ትእዛዝ መስጠት። ለእያንዳንዱ ትምህርት በስነ ስርዓት እየተሰጠ እንደሆነ ክትትል ማድረግ። መምህራን በጊዜ ክፍልገብተው እያስተማሩ እንደሆነና እንዳልሆነ በደንብ መከታተል። ተማሪዎችን ክትትል ማድረግ። ለኮሌጅ አስፈላጊ የሆኑ መረጃዎችን መስጠት። በተለያየ ምክንያት የሚመጡ ትዕዛዞችን ተቀብሎ ማስፈጸም እንደ ትምህርት ክፍል ሀላፊ ይጠበቃል። እነዚህን ሀላፊነቶች አሉብኝ በስራ ቦታ ከዚህ በተጨማሪ ደግሞ ትምህርት ክፍል ተጣሪነቱ ለኮሌጅ ነው። በኮሌጅ በኩል የሚመጡ ስራዎች ተጨማሪ ስራዎች አሉ። እነዚህን ስራዎች ደግሞ ተቀብሎ ማስፈጸም ማከናወን እና ለሚመለከተው አካል ሪፖርት ማድረግ የኔ ሀላፊነት ነው። ብዙ ጊዜ እንደ ትምህርት ክፍል ሀላፊ የ የምገናኝባቸው የሚመለከታቸው አካላት ብዙ ናቸው። የመጀመሪያው ኮሌጅ ነው። ሁለተኛው ከተማሪ ጋር እገናኛለሁ። ሶስተኛ ከመምህራን ጋር እገናኛለሁ ምክንያቱም እንደ ትምህርት ክፍል ሀላፊ መምህራንንም የማሰዳድረው እኔ ነኝ። ከኮሌጅ ጋር ግንኙነት የምፈጥረውን የትምህርት ክፍል ሀላፊ ስለሆንኩኝ እኔ ነኝ። ተማሪዎችን የሚያስተዳድረው እኔ ነኝ። ስለዚህ ተማሪን በአግባቡ መማራቸውን ክትትል ማድረግ ለተማሪ የሚያስፈልገው ቁሳቁስ መሟላቱን መመልከት ክትትል ማድረግ ካልተሟላ ደግሞ እንዲሟላ ማድረግ። መምህራን ደግሞ በአግባቡ ስራቸውን እየሰሩ ነው ወይስ አይደለም የሚለውን ክትትል ማድረግ። በአግባቡ የሚሰሩትን መበረታታት። በአግባቡ ስራቸውን የማይሰሩ መምህራን ላይ ደግሞ እርምጃ መውሰድ። እነዚህን የመሳሰሉ ሀላፊነቶች አሉብኝ። ከዛ ውጪ ደግሞ ሁሉንም መምህራን የምሰበሰብበት የስብሰባ ጊዜ መውጣት ነው። በሳምንት በአሥራ አምስት ቀን አንዴ እንሰበሰባለን። እዛ ጉዳይ ላይ ደግሞ አጠቃላይ መምህራን ሀሳብ መቀበል ሀሳባቸው ምን እንደሆነ መረዳት መልስ የሚያስፈልገው ከሆነ መልስ መስጠት። መልስ የማያስፈልገው ከሆነ ደግሞ ለቤቱ ሀሳቡን በመታው ውይይት ማድረግ። የትምህርት ክፍል ሀላፊነት ስለሆነ ይሄ ሀላፊነት አለብኝ። ሌላኛው ደግሞ ከሚመለከተው አካል ጋር ስብሰባ ማከናወን ለምሳሌ ኮሌጅ ትምህርት ክፍልን ስለሚቆጣጠር ለኮሌት ተጠሪ መሆን። እና ኮሌጁ በሚጠራ ስብሰባ መሳተፍ እና የኔን የትምህርት ክፍል በሚመለከት መረጃ በቂ መረጃ መስጠት። በቂ መረጃ ማስተላለፍ የትምርት ክፍል ሀላፊነት ነው ይሄ ሌላኛው ሀላፊነቴ ነው። ስለዚህ በሁሉም ቦታ በሚመለከተው እንደ ትምህርት ክፍል ሀላፊ በሚመለከተኝ ቦታ ሁሉ እየተገኘው አስፈላጊውን መረጃና ክትትል

ቅዳሜና እሁድ ብዙ ስራ ነው የምሰራው። ብዙ ስራ አለብኝ። የመጀመሪያው ቅዳሜን እሁድ ማስተምራቸው ተማሪዎች አሉ። ቅዳሜና እሁድ የማስተማር መርሃ ግብር አለ። ቅዳሜ ጠዋት ከሁለት ተኩል እስከ አራት ሰዓት ቅዳሜ ከሰአት በኋላ ከስምንት ሰዓት እስከ አስራ አንድ ሰዓት። አስተምራለሁኝ። እሁድም በተመሳሳይ ጠዋት ከአራት ሰዓት እስከ ስድስት ሰዓት ከሰአት ደግሞ ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ትምህርት አስተምራለሁኝ። ይሄ በትምህርት ዘርፍ የምሰራቸው ስራዎች ናቸው በቅዳሜና እሁድ። ከዛ ውጪ ደግሞ ቅዳሜ ባለን ሰዓት እንደምንም አብቃቅቼ ልብስ አጥባለሁኝ የሳምንት ሙሉ ያልታጠቡ ልብሶችን ሰብስቤ ቅዳሜና እሁድ አጥባለሁኝ። ቅዳሜ ወይ እሁድ ከሁለቱ አንዱ በሚመቸኝ ሰዓት የትምህርቴን ሰዓት በማይሻማ መልኩ አጥባለሁኝ ልብስ አጸዳለሁ። ከዛ ደግሞ ቤት አጸዳለሁኝ። ሌላኛው ደግሞ ቅዳሜና እሁድ የምሰራው ስራ። ቅዳሜ ማታ ከሁለት ሰዓት እስከ አራት ሰዓት መጽሐፍ አነባለሁ። ረጅም ሰዓት ነው የማነበው። ማታ ቅዳሜ ማታ የንባብ ሰዓት አለኝ። እሁድ ማታ ደግሞ ለሰኞ ዝግጅት የማዘጋጃቸው ዶክመንቶች ካሉ መጽሐፎች ካሉ እሁድ ማታ ነው የማዘጋጀው ለሰኞ ዝግጁ ሆኜ ለመሄድ እንድመቸኝ አድርጌ እሁድ ማታ አዘጋጃለሁኝ። ሌላኛው ደግሞ እሁድ የቤተክርስቲያን ትምህርት አለብኝ እዛ አሳተፋለሁ። እሁድ ጠዋት ከሁለት ሰዓት እስከ አራት ሰዓት የቅዳሴ ስርዓት እካፈላለሁ የእግዚአብሔርን ጸጋ እካፈላለሁ የእግዚአብሔርን በረከት እካፈላለሁ። ይሄን የማድረግ ገዳሜ ጠዋት አንድ ሰዓት እሁድ ጠዋት አንድ ሰዓት እስከ አራት ሰዓት ነው። ከዛ ውጪ ደግሞ ቅዳሜ ማታ እና እሁድ ማታ ከቤተሰብ ጋር የማሳልፍበት የቤተሰብ መርሃ ግብር አለኝ። ስለ ይሁድ ማታ ከአንድ ሰዓት በኋላ ወደ ከተማ ወጣ በለን ተዝናንተን ከባለቤቴ ከልጄ ጋር ንጹህ አየር ተቀበለን። ተገባብዘን ሻይ ቡና ብለን የምንመለስበት ጊዜም በዚሁ በቅዳሜና እሁድ መርሃ ግብሬ የሚካተት ነው። ከዛ ውጪ ደግሞ ባለን ሰዓት እንደምንማብቃቅቼ ጓደኞቼን አገኛለሁኝ። ቅዳሜ ወይ እሁድ ጓደኞቼን በጣም የቅርብ ጓደኞቼን የማገኝበት ሰዓት በዚሁ በቅዳሜና እሁድ መራሃ-ግብር ነው። ከዛ ውጪ ደግሞ እሁድ ከቅዳሴ ወይ ከቤተክርስቲያን መልስ ለቤተሰቦች ስልክ የምደውልበት ሰዓት አለኝ። ስልክ የምደውልበት ሰዓት እሁድ ነው ሁል ጊዜ ቤተሰቦችን የማገኛቸውበት ስልክ ነው። ከዛ የምደውልበት ሰዓት ደግሞ እሁድ ነው ቤተሰቦችን በስልክ የማገኝበት ሰዓት ነው። ከዚህ በተጨማሪ ደግሞ ከባለቤቴ ጋር ቤት ቡና አፍልተን የምንጠጣበት ሰዓት በዚሁ በእሁድ እና ቅዳሜ መርሃ ግብር የሚከተት ነው። ከዛ ውጪ ደግሞ እሁድ ከምሽቱ ሶስት ሰዓት እስከ ምሽቱ አምስት ሰዓት ድረስ የተለያዩ የቴሌቪዥን መርሃ ግብራትን እከታተላለሁኝ። መንፈሳዊም ይሁኑ አለማዊ ጥሩ ትምህርታዊ የሆነው የቴሌቪዥን መርሃ ግብራትን እካፈላለሁ ለምሳሌ የሰይፉን መርሃ ግብር እካፈላለሁ። የ ድራማ አያለሁ ፊልም አያለሁ። ከዛ ውጪ መንፈሳዊ ሰባኪዎችን የሚያስተላልፉትን ትምህርት ትከታተላለሁኝ። ይህንንም በብዛት የማከናውነው እሁድ ማታ ነው። ቅዳሜ ማታ ለ ለትምህርት የሚሆነኝ የሪሰርች ስራን በመስራት የማዘጋጅበት ሰዓት ነው። ቅዳሜ ማታ ከአራት ሰዓት እስከ ስድስት ሰዓት ሪሰርች አዘጋጀን እንድፋ ሀሳብ አዘጋጃለሁኝ። በትምህርተ ንፍቀ ክበብ በትምህርታዊ ካላንደር አንድ ጊዜ የሚቀርቡ የሪሰርች ንድፈ-ሃሳብ አለ። እሱን አዘጋጀለሁኝ እሱንም የማከናውነው በብዛት ቅዳሜ ከምሽቱ አራት ሰዓት እስከ ምሽቱ ስድስት ሰዓት ነው። ከዛ ውጪ በተለየ ሁኔታ ደግሞ ጊዜዬን ከልጄ ጋር የምሳልፍበት የራሴ መርሃ ግብር አለኝ። በተለይ እሁድ ከሰባት ሰዓት እስከ ዘጠኝ ሰዓት ከልጄ ጋር የምዝናናበትና የምጫወትበት መርሃ ግብሬ ነው። የቅዳሜና እሁድ መርሃ ግብሬ ይህንን ይመስላል

በልጅነቴ ያው እንደማንም ኢትዮጵያዊ ከቤተሰቤ ጋር ነው ያደግኩት። ቤተሰቦቼ የራሳቸው ቤት አላቸው። እና በልጅነቴ በተለይ ከሶስተኛ ክፍል ተማሪ ከሆንኩኝ በኋላ። የምተኛበት የራሴ ትንሽዬ ክፍል አለች እዛች ክፍል አልጋ ተዘጋጅቶልኝ ለብቻ ነበር። የመኖር የመኖርያ ቤቴ በጣም ታምራለች ጠባብ ናት ለልጅ የምትሆን ነች። በጣም የተቀባበት የቀለም አይነት የኮርኒሱ አሰራር እና የበሩ ጥራት በጣም ደስ የሚል መኖሪያ ቤት ነበረ። ያው እንደ እንደ ኢትዮጵያውያን ባህል ብዙ ጊዜ በተለይ ልጆች ራሳቸውን ይቻሉ ተብሎ ሚወጣበት ጊዜ የለም። ለምሳሌ በውጭ ሀገር በተለይ በምዕራባውያን ሀገር ልጅ አስራ ስምንት አመት ከሞላው በኋላ ይወጣል ከቤት ራሱን ይቻላል ተብሎ እንደሚደረገው አይደለም። በኢትዮጵያ በኢትዮጵያ ልጅ ስራ አግኝቶ ራሱን ችሎ እስኪወጣ ድረስ እስከ የትኛውም እድሜ ድረስ ከቤተሰቡ ጋር የመኖር መብት አለው። እኔም የዚሁ ባህል ተካፋይ ሆኜ ዩኒቨርሲቲ እስከምገባ ድረስ ከቤተሰቦቼ ጋር ነው ምኖረው። ግን የማድርበት እና የምኖርበት ክፍል ትለያለች ከቤተሰቦቼ ክፍል አንዷ ነች። ቤተሰቦቼ ወደ አምስት ክፍል አለው ቤቱ ከአምስቱ ክፍል ውስጥ አንዷ የኔ ነችና እዛ ቤት ነበረ የምኖረው። ከሰው ጋር መተኛት አልወድም ለብቻዬ ነው መተኛት ምወደው ከሰው ጋር ስተኛ እንቅልፍ ሁላ አይወስደኝም በጣም ይደብረኝ ነበረ። እና በዚህም ምክንያት ከቤት ከቤተሰብ ልጆች ወይም ከወንድሞቼ ጋር በጋራ አንተኛም። ለብቻዬ ነው ምተኛው ለብቻዬ ስተኛ ነው ጥሩ ስሜት የሚሰማኝ በደንብ እንቅልፍ ሚወስደኝ። እና እንደዚህ አይነት ልማድ ነበረኝ። ከዛ በኋላ እያደኩ እያደኩ ወደ ስምንተኛ ክፍል ስደርስ ቤቴን ራሴ ማጽዳት ራሴ መወልወል ራሴ ቀለም መቀባት ጀመርኩኝ። ቤቴን ራሴ ማሳመር ጀመርኩኝ በራሴ መንከባከብ ጀመርኩኝ። የሚገዛኝልኝ ልብሶቼ እያጠብኩኝ መደርደሪያ ቁምሳጥን ውስጥ ማስቀመጥ ጀመርኩኝ ራሴን እያወቅኩ ስመጣ። የኔን ብቻ ቤት እኔ ምኖርበት ቤት ውስጥ የሚመልከትኝን ብቻ እየሰራሁ ማደግ ጀመርኩኝ። ከዛ አስረኛ ክፍል የማለፊያ ውጤት ከመጣልኝ በኋላ አሁንም እዛው ከቤተሰቦቼ ጋ መኖር ጀመርኩኝ። ቤተሰቦቼ ሰፊ ቤት ስላላቸው ምንም የሚያስቸግር ነገር አልነበረም ከእነሱ ጋር መኖር። ቀጠልኩኝ እዛች ክፍል ለአስራሁለት አመት ኖሬያለሁ ማለት አስራሁለተኛ ክፍል ጨርሼ ወደ ዩኒቨርሲቲ እስክገባ ድረስ እዛች ክፍል ነው የኖርኩት። ክፍሏ በጣም ጠባብ ሆነች ለአንድ ሰው የምትሆን ነች የራሷ አልጋ አላት የራሷ መቀመጫ ወንበር አላት የራሷ የማንበቢያ ጠረጴዛ አላት በጣም ምታምር ክፍል ነች። እዛች ክፍል ነበረ ምኖረው ማንበብ ስፈልግ ጠረጴዛ ላይ መጽሐፍ አስቀምጬ ወንበሮች አሉ እሷን ሳብ አድርጌ እቀመጥ ነበረ። መተኛ ስፈልግ ደሞ አጠገቡ ላይ አልጋ አለ ላበጣም የምታምር ደስ የምትል ክፍል ነበረች። የኔ መኖሪያ ቤት በልጅነቴ እስከ አስራ ሁለተኛ ክፍል እዛች ክፍል ነው የኖርኩት ሳነብም እዛው ክፍል ነው ማንም እንዳይረብሼኝ በሩን እቆልፋለሁ። በሩ ከተቆለፈ ደግሞ ድምጽ አያስገባም ወደ ውስጥ ከውጭ የፈለገ ነገር ቢጮህ ድምጽ ስለማያስገባ ለማንበብ አልቸገርም ማንም አይረብሸኝም። ውጪ ላይ ኳስ ቢጫወቱ የተለያየ ፊልም ቢከፍቱ ድምፁ አይሰማኝም ምክንያቱም በሩ ግጥም ያለ ስለሆነ። ድምጽ አያስገባም ነበረ በዚህም ምክንያት ለማንበብ ትመቻለች። ምንም ድምጽ አይረብሸኝም። እና ለአስራሁለት አመት እዛች ክፍል ኖሬያለሁኝ ከቤተሰቦቼ ጋር ምግብ ግን የምመግበው ከቤተሰቦቼ ጋር ነው። ምግብ ስፈልግ እናቴ ታመጣልኛለች ወይም ደግሞ እኔ ራሴ ሄጄ እናቴን እጠይቃታለሁ ታመጣልኝ ነበረ። እና ለማደር ለማንበብ ለመዋል ግን ያችን የራሴን ክፍል ነበረ። ምጠቀመው እና ይሄ አስራ ሁለት አመት በጣም ረጅም ጊዜ ነው እዛች ክፍል አሳለፍኩኝ። ከዛ በኋላ አስራ ሁለተኛ ክፍል እንደጨረስኩኝ ወደ ዩኒቨርሲቲ ገባሁኝ። ወደ ዩኒቨርሲቲ ስገባ አልጋዬ የኔ ታናሽ ወንድም ወይም ክፍሌን የኔ ታናሽ ወንድም ተረክቦ እዛች ክፍል መኖር ጀመረ። እኔ ወጣሁኝ ወደ ዩኒቨርሲቲ። ዩኒቨርሲቲ ደግሞ በኢትዮጵያ ያሉ ዩኒቨርሲቲዎች በነፃ ነው የምንማረው ትምህርት በነፃ ነው ምንማረው። ለዛ እዛው መኖሪያ አለ እዛው ምግብ አለ ወደ ቤት ምመለስበት ምንም ምክንያት አልነበረም። እዛ የኒቨርሲቲ ከገባው በኋላ ያቺ እኔ ስኖርባት የነበረችዋ ክፍል ውስጥ ወንድሜ ተረክቦ መኖር ጀመረ። እና በጣም የምወዳት ክፍል ናት። እስካሁን አለች ንጹህ ክፍል ናት በጣም

በእግሬ ብዙ ርቀት መሄድ አልወድም እውነት ለመናገር ተወልጄ ያደኩት ከተማ ውስጥ ነው። በእግር ብዙ መጓዝ ብዙም ደስ አይለኝም የድካም ስሜት ይሰማኛል በርግጥ። በኢትዮጵያ እድገት ወይም በኢትዮጵያ ኢኮኖሚ ለምቹት የሚያዳርግ አይደለም። አብዛኛው የገጠር ማህበረሰብ ነው የኢትዮጵያ ሰማንያ ፐርሰንቱ የኢትዮጵያ ህዝብ የገጠር ማህበረሰብ ነው። በብዙ ርቀት ተጉዘው ነው። የሚማሩት ለምሳሌ ተማሪዎች እኔ የማውቃቸው ጓደኞቼ ከሁለት ሰዓት በላይ በእግር ተጉዘው ነው እኛ ትምህርት ቤት መጥተው የሚማሩት። እና እኔ በአንድ አጋጣሚ ሆኖ ተወልጄ ያደጉት ከተማ ውስጥ ነው። ብዙ የእግር ጉዞ አላደረኩም። ብዙም ርቀት ያለው የእግር ጉዞ አድርጌ አላውቅም። ነገር ግን እንዴት እንደሆነ ድካሙን እና ያለውን ድባብ በደንብ አውቃለሁኝ። ምክንያቱም ከገጠር መጥተው የሚማሩ ጓደኞች አሉኝ እና እጠይቃቸዋለሁ። ለሁለት ሰዓት ተጉዘው ነው እዛ ትምህርት ቤት መጥተው የሚማሩት ወይ የሚመዘገቡት የነበረው። ለምሳሌ ጠዋት ሁለት ሰዓት ክላስ ካለ አስራ አንድ ሰዓት ተኩል ሌሊት ወጥተው በእግር እየተጓዙ የተጓዙ ጠዋት ሁለት ሰዓት ተኩል መጥተው እኛ ክፍል ይማራሉ። እና የገጠሩም ማህበረሰብ ብዙ ጊዜ በጣም ለረጅም ጊዜ በርቀት ተጉዞ ነው ትምህርትም የሚያገኘው። ወደ ገበያም የሚሄደው ለምሳሌ ከገጠር ወደ ከተማ ለገበያ ሲመጡ ወደ አምስት ሰዓት የሚፈጅ የእግር ጉዞ ያደርጋሉ። እናም በጣም ጠንካራ ናቸው። በጣም አጥንታቸው ጠንካራ ነው። ከርቀት መጥተው ለአራት ሰዓት ለአምስት ሰዓት ተጉዘው ገበያ መጥተው መሸጥ ያለባቸውን ሸጠው መግዛት ያለባቸውን ገዝተው ተመልሰው ወደ ገጠር ይሄዳሉ። እና ጉዟቸው በትንሹ አምስት ሰዓት ነው በጣም ረጅም ሰዓት ነው አምስት ሰዓት የግብር ጉዞ መጓዝ ማለት በጣም ከባድ ነው። የመኪና አክሰስ የሌለበት አካባቢ የመኪና አቅርቦት የሌለበት አካባቢ። አንዳንዶቹም በአህያ ጋሬ አንዳንዶቹም በፈረስ ጋሬ እሱም ደግሞ ካልተገኘ በእግር እየመጡ ይገለገላል ወደ ከተማ። እና የእግር ጉዞ ምን ያህል እንደሆነ አውቃለሁኝ በደንብ አብዛኛው የኢትዮጵያ ክፍል የገጠር ማህበረሰብ እንደምሆኑ መጠን የእግር ጉዞ ምን ያህል ለምን ያህል ሰዓት ለምን ያህል ጊዜ እንደሚጓዙ በደንብ እረዳለሁኝ። እኔ አጋጣሚ ሆኖ ተወልጄ ያደኩት በሀዋሳ ከተማ ነው። ከተማው አመች ነው። ትምህርት ቤቱን በየቦታው አለ ቅርብ ነው በዛ ላይ ደግሞ ሳይክል አለ በሳይክል ነው ወደ ትምህርት ቤት የምንሄደው። እና ብዙ የተለየ ርቀት መንገድ በእግሬ ተጉዣ አላውቅም የተለየ ስሜት የተለየ እግር ጉዞ ይሄ ነው ብዬ ልገልጸው የምችለው የርቀት ጉዞ አድርጌ አላውቅም። እውነት ለመናገር ግን ያለውን ሁኔታ ግን በደንብ አውቃለሁኝ። ቅድም እንደጠቀስኩት ከገጠረ የሚመጡ ሰዎች በጣም ረጅም ሳትጉዘው በተለይ ፈረቃ ሲሆን ጠዋት እና ከሰአት ነው። በእኛ ሀገር ትምህርት የሚሰጠው አንድ ፈረቃ ጠዋት አንድ ፈረቃ ከሰአት ነው የሚሰጠው። የጠዋት ተማሪዎች ሌሊት ተነስተው ነው በእግር የሚመጡት። ለሁለት ሰዓት ተኩል ክላስ አስራ አንድ ሰዓት ለሊት ተነስተው ነው በእግር እየተጓዙ መጥተው። ጠዋት ትምህርት ቤት የሚገቡት። ለከሰአት ደግሞ ከሆነ ጠዋት አራት ሰዓት ተነስተው እስከ ሰባት ተኩል እየተዋዙ ቆይተው ሰባት ተኩል ላይ መጥተው ክላስ ወይም ክፍል ይገባሉ። እና ይሄ ተንጽኖ እንዳለ አውቃለሁኝ የእግር ጉዞ በጣም ከባድ ነው አድካሚ ነው። እንደውም የማስታውሰው በጣም ሩቅ ከመሆኑ የተነሳ ለረጅም ሰዓት ተጉዘው ስለሚመጡ ክፍል ውስጥ ከገቡ በኋላ አስተማሪው እያስተማረ እንቅልፍ ይተኛሉ። ይሄን ያህል ተጽዕኖ አለው። በእግሬ መጓዝ ተጽዕኖ ይሄን ያህል ነው ቀላል የሚባል አይደለም። እና እንደ አጋጣሚ ሆኖ ደግሞ ከተማው ውስጥ የተወለዱ ልጆች በእግር ረጅም ርቀት መሄድ አይችሉም። ብዙ ጊዜ እንደሚታወቀው አዋሳ ከተማ ብዙ ሞተር አለ ብዙ ሳይክል አለ። የታክሲ የአገልግሎትም ብዙ ነው ይሄን ይጠቀማሉ ለዚህ ማንም ሰው በእግር ረጅም ርቀት ተጉዞ አይማርም ወይም ስራ አይሰራም። ለዚህም ደግሞ የሚታየው በገንዘብ በሀብት የተሻሉ ማህበረሰብ የሚኖሩበት አካባቢ ነው። አዋሳ ማለት ገጠሩ ማህበረሰብ ደግሞ ያን ያህል ወጪ አውጥቶ ገንዘብ ከፍሎ ሊያስተምርበት የሚችለው ብዙም የገንዘብ አቅሙ ደካማ ነው። ስለዚህ ያለው አማራጭ ምንድነው? በእግር እንዲጓዙ ማድረግ ነው። በእግራቸው ተጉዘው ርቀት ሄደው እንዲማሩ ርቀት ሄደው እንዲሰሩ ርቀት ሄደው መንግስትንም ህዝበንም እንዳገለግሉ ይደረጋል። ይሄ በኢትዮጵያ በብዛት የተለመደ ነው። እኔ ግን እንደ አጋጣሚ ሆኖ ተወልዬ ያደኩት ከተማ ውስጥ እንደመሆኔ መጠን ብዙ የእግር ጉዞ ለረጅም ርቀት

ቀዝቃዛ የአየር ሁኔታ ወዳለሁኝ በጣም ነው የሚመቸኝ ቀዝቃዛ የአየር ሁኔታ። ምክንያቱም የአየር ንብረቶች ሲቀያየሩ ከቆዳ ጋር ከሰውነት ክፍል ጋር የሚቀያየሩ ነገሮች አሉ ያ ማለት ምን ማለት ነው? ለምሳሌ ቅዝቃዛ ሲሆን ይሄ ብዙ ጊዜ የሚሆነው በክረምት ወቅት ነው እንደሚታወቀው። ቀዝቃዛ ወቅት በኢትዮጵያ የክረምት ወቅት ነው። ወቅቶች በኢትዮጵያ ብዙ አይነት ናቸው ያሉት። ክረምት በጋ እና መከር የሚባል ወቅቶች አሉ። እና ከእነዚህ ወቅቶች ውስጥ በብዛት የሚታወቀው የክረምት ወቅት ነው ቀዝቃዛ ተብሎ የሚታወቀው። ሌላው የበጋ ወቅት አለ፣ የመከር ወቅት አለ። እነዚህ ወቅቶች ሞቃታማ የአየር ንብረት ያለባቸው ወቅቶች ናቸው። እኔ ቅዝቃዜ የአየር ሁኔታ በጣም ይመቸኛል ለቆዳዬም ምቹ ነው የሚሆንልኝ። ፊቴ ጥርት ነው የሚለው ቅልት ነው የምለው ወፍራለሁ ቅስቀዛ አየር ሁኔታ ሲኖር። ልብስ የምለብሳቸው ልብሶች የሚለያያሉ። እና ቀዝቃዛ የአየር ሁኔታ ምቹ ነው ለኔ ሞቃት ሲሆን ትንሽ ያስቸግራል። የሰውነቴ ቆዳዬ ይቀያየራል ፊቴ ይጠቁራል። መልኬ ይቀየያራል በጣም ጥቁር እሆናለሁኝ። እንደዚህ አይነት ሁኔታዎች ያጋጥሙኛል ከዛ አንፃር ብዙ ጊዜ ቀስቃዛ ያአየር ሁኔታ ይመቸኛል። ለዚህም ደግሞ የስራ ሁኔታዎችን ሁላ መርጬ ነው የምሰራው ማለት በጣም ሞቃት አካባቢ ከሆነ ለስራ ወደዛ አካባቢ አልሄድም። ቀዝቃዛ ያለ እሪያ መርጬ ነው። ስራዬን ሁላ የምሰራው። እና የምሰራበት ቦታም የአየር እውነቱ ከተቀየረ ወደ ሌላ አካባቢ በስራ ምክንያት ብዬ በተመሳሳይ ትምህርት ክፍል አስቀይሬ ሌላ ቦታ እሄዳለሁኝ እና ሞቃት ያየር ንብረት ብዙ ደስ አይለኝም ብዙም አይመቸኝም። ከቆዳዬ ጋር ተያይዞ ከፊቴ ጋር ተያይዞ ሰውነቴ ሙሉ ይበላሻል። እና ቀዝቃዛ የአየር ነው ሁኔታ ለሰውነት የተስማሚ የሞይስ ቸሩም የአየር ጠባዩን ስለሚመች። ያንን ለማከናወን ምቹ ሁኔታ ይፈጥርልኛል። ስለዚህ ቀዝቃዛ አየር ሁኔታ በጣም ነው የምወደው። ሌላው የመከር የበጋ ወቅቶች ደግሞ የ የፀሀይም አካባቢ ናቸው ፀሀይም አካባቢ ስለሆኑ እነሱ ትንሽ አስቸጋሪ ናቸው። የቆዳን የማበላሸት ፀጉርን የማበላሸት ብዙ ሁኔታዎችን ይፈጥራሉ። እንደዚህ አይነት የአየር ፀባዮች ስለዚህ እኔ ብዙ ጊዜ የምመርጠው ለስራም ለኑሮም የምመርጠው ቀዝቃዛ አካባቢ ቀዝቃዛማ ያየር ንብረት ያለበትን አካባቢ ነው። ይሄን ለማድረግ ደግሞ ሁልጊዜም ምርጫ አለኝ። ምርጫ የምመርጠው መቼ ነው? ለስራ ስሰማራ ወይም ደግሞ ለመንግስታዊ ስራ ስንቀሳቀስ ብዙ ጊዜ መርጬ የሚሄደው ቀዝቃዛ ቦታ ነው። ቀዝቃዛ ቦታ ካልሆነ ሌላ ሰው ወክዬ እንዲሄዱ አደርጋለሁ እንጂ እኔ አልሄድም በጣም ወቀተም አካባቢ በፍጹም ለስራ እንኳን ቢሆን አልሄድም።